እሺ አሪፍ እንግዲህ ያው ጥሩ ቆይታ አለን ማለት ነው። እንግዲህ ያው አሁንም አሪፍ ጥያቄ ተጠይቄያለሁ የምትወደው ቀለም ምንድነው ይላል እንግዲህ በጣም ጥሩ ጥያቄ ነው ማለት ነው። እንግዲህ እኔ በጣም ደስ የሚለኝ ቀለም ማለት ነው እንግዲህ አረንጓዴ የምንለው ቀለም በጣም ደስ ይለኛል ማለት ነው። በጣም ከእኔ ጋር በጣም ደስ የሚል ሂደት አለኝ ማለት ነው ከቀለም ጋ ከአረንጓዴ ቀለም ጋ። የተለያዩ ቀለሞች ቢኖሩም ለምሳሌ ቀያ ቢጫ ሰማያዊ የምንላቸው የተለያዩ ቀለሞች ቢኖሩም በጣም እኔ ደስ የሚለኝ አረንጓዴ ቀለም ነው ማለት ነው። እሱም ደግሞ በምክንያት ላይ የተመሰረተ ነው ይሄን ያልኩበት ምክንያት እና እንግዲህ አረንጓዴ ቀለምን ስንመለከት በጣም ደስ የሚለኝ ዋናኛ ምክንያት እንግዲህ የመጀመሪያውን ስንመለከት አረንጓዴ ስናየው እንግዲህ አረንጓዴ በጣም ከተፈጥሮ ነገሮች በጣም የሚገናኝበት ሂደት አለ ማለት ነው። ለምሳሌ የተለያዩ እጽዋቶችን ብናይ በተለያየ ጊዜ የሚዘሩ አዝበራዎችን ደግሞ አዝርቶችን ብናይ በአርሶ አደሮች በኩል እንዲሁ ደግሞ የተለያዩ የ የተለያዩ የዛፍ አይነቶች የፍራፍሬ አይነቶች በሙሉ በጣም አረንጓዴ የሚሆንበት ሂደት አለ። መሬት ላይ የሚባቅለው ራሱ ከብቶች ለቅጦሽ የሚጠቀሙት ወይም ሳር የምንለው ከዚህ ከዚህ ጋር ታያይዞ ትልቅ የሆነ የአረንጓዴ የአካባቢውን ድምቀት የሚሰጥበት ሂደት አለ እና ከዚህ ከዚህ ጋር ትልቅ የሆነ አረንጓዴ ቀለም ወይም ደግሞ አረንጓዴ ከለር በጣም ደስ ይለኛል። ማለት ነውና እንግዲህ ብዙ ሰዎች በተለያየ ምክንያት ከለር ምርጫችን የሚያረጉበት አለ። ለምሳሌ የተለያዩ ሰዎች ቀይ የሚሉበት ሂደት አለ። እንዲሁም አንድ አንድ ሰዎች ደግሞ ጥቁሩ ከለር ደስ የሚላቸው ሰዎች አሉ። እንዲሁም ደግሞ ሰማያዊ ከለር ደስ የሚላቸው አለ። እንዲሁም አረንጓዴም ደስ የሚላቸው አለ እና በብዙ መንገድ ክለርን የሚገልጹበት ሂደት አለ ማለት ነው። እያንዳንዱ ደስ የሚላቸው ከለር የየራሳቸው ምክንያት አለ። አንዳንድ ከለር አንዳንድ ሰዎይ ደግሞ ነጭ ከለርን የሚወስዱ የሚጠቀሙበት ሂደት አለ እና ወይ ደግሞ ደስ የሚላቸው ሂደት አለና በጣም ብዙ ጊዜ ለምሳሌ ነጭ ከለሩን ስናያው በጣም ብዙ ጊዜ ሰዎች ነጭ ልብሶችን የሚያዘወትሩበት ሂደት አለና ለምሳሌ ነጭ ልብስ ለብሳለሁ። እንዲሁም ደግሞ ነጭ ጫማ ያደርጋሉ። ነጭ ካልሲ ያደርጋሉ። እና በብዙ መንገድ የራሳቸው የደስታ ምንጭ የሚሰጣቸው ሂደት አለና ከከለር ጋር ተያይዞ እንዲሁም ደግሞ አለም ጋር ተያይዞ በጣም ሰዎች ልደሰትባቸው የሚችሉባቸው አለ። እንዲሁም ደግሞ ያን ከለር ስያዩ በጣም የሆነ እንዴት የሚሰማቸው አለ። አይምሮአቸው የሆነ ጣም የተለየ ያሳሰብ ሂደት የሚለዋወጥባቸው ሰዎች ይኖራሉ እና ከዚህ ከዚህ ጋ ተያይዞ ትልቅ የሆነ የከለር መለዋወጥም ደግሞ የከለር ልውውጥ ሰዎችን በጣም ጥሩ የሚባልበትን ደግሞ ለየት ያለ የአስተሳሰብ ሂደትን የሚያመጣ ነው ማለት ነው። እንደ አጠቃላይ ስናየው እና ከዚህ ከዚህ ጋ ተያይዞ ደግሞ አንዳንዴ ከለርን ስንመለከት ትልቅ የሆነ የሰዎችን ሊገልጡት የሚችሉት ነገር አለና ከከለር ጋ ተያይዞ ለምሳሌ ለምሳሌ ያክል ስንመለከት አሁን ሰማያዊ ከለር ሰው ሹራብ ወይም ከላይ የሆነ ልብስ ሰማያዊ ከለር ሲለብስ ከሰውዬ ጋ ለመነጋገር ወይንም የተለያዩ ሀሳቦችን የተለያየ እውቀቶችን መጀመሪያ ተነጋግሮ ከዛ በኋላ ወደ ተግባር ሊገቡ ከዛ ሰው ጋር ስምምነት ሊያደርጉ ሲያስቡ እንደዚህ አይነት ልብስን ለብሶ ቢሄድ ይመከራል ይባላል እና እንግዲህ ይሄ ደግሞ ያንን ሰው ለማሳመን ሊያደርግበት የሚችልበት ሂደት የሰላም ጥሪ ሊሆን ይችላል የሚል እሳቤ ያለው እና ከዚህ ከዚህ ጋር ተያይዞ ከለሮች የየራሳቸው የሆነ ሂደትም ደግሞ የተለየ የራሳቸው ምክንያት አላቸው ማለት ነው። ለምሳሌ ቀይንም እንዲሁ ብናይ ብዙም ጊዜ ቀይ የሚወድ በጣም አለ። እንዲሁም ደግሞ ቀይ ነገር ሳይ በጣም ንዴት የሚገባው ሰው አለ ማለት ነው እና ወደ አእምሮ የሚረበሽ ሰው አለ በዚህ ስሜት እና በብዙ በብዙ መንገድ ሰዎች አእምሮአችን የሚረበሽበት ሂደት አለ። እንደውም ድግሞ ደስ የሚላቸው ሂደት አለ። በለየት ባለ ሁኔታ ትልቅ የሆነ የአእምሮ የአስተሳሰብ ሂደትን የሚያፋጥኑ የከለር ሂደቶችም የሚወዱ ሰዎች አሉ። በቀላሉ ለምሳሌ ቤታቸው ውስጥ የሚሳሉ ስዕሎች በዚህን አይነት ይሁን የሚል እሳቤ የሚፈጥሩ ሰዎች አሉ እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የከለር አያይዞ ደግሞ የከለር አወጣጥን በለየት ባለ ሁኔታ መረዳት ሰዎች ይኖርባቸዋል እና ከዚህ ከዚህ አንፃር ትልቁን የከረር ልዩነቶችን ደግሞ የከለር አይነቶችን ሰዎች የሚጠቀሙበት ሂደት አለ እና እንግዲህ ከለርን በተወሰነ መንገድ ለማየት ሞክረናል ብዬ አስባለሁ እንደ አጠቃላይ እና እንግዲህ በተለያየ መንገድ በተለያየ ሁኔታ ሰዎች የተለያየ ከለርን ይመልጥ ይመርጣሉ ማለት ነው እንደ አጠቃላይ እንግዲህ

እሺ። ጥሩ እንግዲህ ማር ትወዳለህ? የሚል ጥያቄ ነውና ማር እንግዲህ ለሰው ልጆች በጣም ወሳኝ የሆነ ጥቅም ያለው ነገር ነው ማለት ነው። በጣም ጣፋጭ በጣም ደስ የሚል በጣም ለጤናችን ተስማሚ የሆነ ነው ማለት ነው። ማርን እንግዲህ ስንመለከት ማር እንግዲህ በልዩ ሁኔታ ለሰዎች ትልቅ የሆነ መድሃኒት የሚሰጥ ምግብ ነው ማለት ነው። እና እንግዲህ ማር ከየት መጣ የሚለውን እንዲሁ መመልከት ይኖርብናል ማለት ነው። ምክንያቱም አንድ ብቅር ከምን ተነስቶ ምን ላይ ደረሰ የሚለውን ግድ ማወቅ ስላለብን። እንግዲህ ማር የሚለውን ስንመለከት እንግዲህ ማር በልዩ ተፈጥሮ የታደሉ ከነፍሳት አንዷ ንብ የተባለችው በሷም አማካኝነት የሚሰራ ነው ማለት ነው። እንግዲህ ንብ የምትባለዋ በጣም ልዩ ታታሪ በጣም ለስራዋ ታማኝና ለስ በጣም ትጉ የሆነች ነው ማለት ነው። እንግዲህ ንብል ስንመለከት እንደ አጠቃላይ በጣም በርካታው ነው በመንጋ ነው በጣም በመቶ ሺህ የሚቆጠሩ በትንሹ በአንድ ግሩፕ ውስጥ በአንድ ቡድን ውስጥ የሚሄዱት ናቸው። እንግዲህ ከዚህ አንፃር በርካታ ሆኖ ከቦታ ቦታ የሚዘዋወሩት ያው እንደዛ የሚያደርጉበት ደግሞ ሂደት ምንድነው? ከአንድ ቦታ ለምሳሌ ያሉበት ቦታ ካልተመቻቸው የገቡበት ለምሳሌ የሆነ ግንድ ውስጥ ሊሆን ይችላል የሆነ ቀፎ ውስጥ ሊሆን ይችላል ሰዎች ሰርቶላቸው እንዲሁ ደግሞ ወይም ደግሞ ዛፍ ውስጥ እንዲሁ ደግሞ ገደል አካባቢ የሆነ ድንጋይ ውስጥ ሊገቡ ይችላሉ። የተለያዩ ብቻ ክፍት የሆኑ ቦታዎች ወይም ደግሞ የሆነ ኪስ አይነት ያላቸው ቦታዎች ላይ መሬት ውስጥም ሊሆን ይችላል እና እንደዚህ እንደዚህ አይነት ቦታዎች ውስጥ ይገባሉ እንዲሁ ደግሞ ሰዎች በጥበብ የሰሩላቸው ዘመናዊ ቀፎ የሚባሉ እነኛንም በእነኛ አማካኝነትም እነኛ እነኛ ነገሮች ውስጥ የመግባት ፍላጎት አላቸው። እና እንግዲህ በርካታ ነው በመንጋ አንዴ ከያሉበት ቦታ ይነሱ ሄደው እዛ ውስጥ የሚሰፍሩበት ሂደት አለና ደግሞ እዛ ውስጥ ይገባሉ ከዛ ጊዜ ጀምሮ እንግዲህ ወደ ስራ የሚገቡበት ሂደት አለ ማለት ነው። እንግዲህ ወደ ስራ ሲወጡ በጣም ታታሪ የሆኑ ከውስጣቸው ፈጣን የሆኑ ወደ ስራ የሚወጡ ሰራተኛ ንብ የሚባሉ አሉ ማለት ነው። እንዲሁም ደግሞ ንግስት ንብ የምንለውን ደግሞ አውራውያን የምንላት ደግሞ ከሁሉም ዋናኛው እንቁላል ጣይዋ እንግዲህ ንግስት ትባላለች እና ብቸኛ ነች ሰው አንድ ውስጣቸው ከእነሱም ደግሞ ጎላ ያለች በሳይዝም ሆነ በአካል ሂደቷ ተለቅ ትላለች ከእነሱ ማለት ነው። ከመንጋዎቹ እና እንግዲህ እሷም እሷ ከሌለች እነኛ ንቦች አይኖሩም ማለት ነው። ምክንያቱም እሷ እኔ እንጃ አንዳንዱን ንቦች አቅፋ የምትይዘውኝ ደግሞ የምትመራቸው ማለት ነው ለኛ አንዳንዱ ነገር እና እሷ ከሌለች ባን ነው ወይም ደግሞ ተበታትኖ የሚያልቁበት ሂደት አለ። እና በዚህ አንፃር እንግዲህ ንግስትን የምትባለው ትልቅ የሆነ ቦታ አላት ማለደው በነቦች ውስጥ እና። ከዚህ ከዚህ ጋር ተያይዞ እንግዲህ ወደ ስራ ሲገቡ እንግዲህ በጣም በፈጣኑ ገና ሰዎች ከእንቅልፋቸው ሳይነሱ እነሱ ነው እነሱ ወደ ስራ የሚሄዱት ወደ ተለያዩ አበቦች ያሉት ቦታ ላይ አበባ ሊቀስ መሄድ አሉ። ከዛ በዛ ሂደት ውስጥ በሚገባ አበባ ቀስሞ ከላይ የሚያገኙትን የአበባዋን ክፍል በአሪፍ ሁኔታ ከሏዋ ላይ የሚፈልጉትን ያህል የሚይዙበት ሂደት አለና ከዛ አንፃር ይዘው በሚገባ ወደ መኖሪያቸው ወደ ቀፏቸው ውስጥ የሚመለሱበት ሂደት አለና እንግዲህ ያንተ ይዘው ተመልሰው ለየት ባለው ሁኔታ ሰው ልጅ ሊሰራው የማይችለውን በተፈጥሮ የታደሉትን ጥበብ ተጠቅሞ ልዩ የሆነ የማር እንጀራ ወይም ደግሞ እንጀራ የምንለውን ሂደት የሚዘጋግሩበት አለና። ያን ጋግረው እንግዲህ ከዛም አልፈው ውሃ እንግዲህ በእነሱ አቅም በድባ አቅም እንግዲህ ቀርተው ወይም ደግሞ የሚያስፈልጋቸው ነው የውሃ መጠን የሚገባ አንጥተው ከዛ የተለያዩ የአበቦችን ከአበባ አናታቸው ላይ የሚቀስሟቸውን ያበባ ሂደቶች እንዳለ ጠቅላላ በዛ ምክንያት ተጠቅሞ ለየት ያለ ማር ጣፋጭ የሚሰሩበት ሂደት አለና። እንግዲህ ይሄን ልዩ ተሰጥቷቸው ነው ማለት ነው እንግዲህ ከዚህ አንፃር የሰው ልጅ በቀላሉ ይሰራው የማይችለውን ሂደት ነው ማለት ነው። እነሱ በሚገባ የሚሰሩት ማለት ነው በተፈጥሮ የታደሉ ፍጡር ነፍሳት ስለሆኑ። እና እንግዲህ ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ለሰው ልጅ የሚጠቅም በጣም ደስ የሚል ማር የሚባል ጣፋጭን ነገር ያቀርባል። ወይም ደግሞ ሰርተው በሚገባ ይይዛሉ ከዛ በኋላ ሰዎች ሲፈልጉ ያው ንክሻቸው ቢኖሩ በጣም በተፈጥሮ እስትናደፍ በጣም ህመም አላት ፔን አላት እና ከዚህ ጋር ተያይቶ ትልቅ የሆነ እና ጎበዝ የሆነ ሰው ነው ሊቆርጥ የሚገባው እና አሪፍ አድርገው ማሩን ይቆርጣል ማለት ነው። ከዛ በሚገባን የሚፈልገው እሱ የሚበላ አለ ሌላውም ያካፍላል ማለት ነው። እንግዲህ የንብ ሂደትን በዚህ መንገድ ነው ያለን ማር ትወዳለህ? የሚለው በሚገባ እወዳለሁ እና አጠቃላይ ይሄን ይመስላል ማለት ነው

እሺ። አሪፍ እንግዲህ በድጋሚ ተመልሻለሁ እንግዲህ ያው ገንፎ ትወዳለህ የሚል ጥያቄ ነው አሪፍ ጥያቄ ነው። እንግዲህ ገንፎን ስንመለከት እንግዲህ ገንፎ በተለያየ መንገድ እንጠቀመዋለን ይሄ ነው። ከተለያዩ የአዝርት እህሎች በተለያየ መንገድ የሚመረት ነው ማለት ነው። እንግዲህ የገንፎ እህል ስንመለከት ወይም ደግሞ ገንፎ ሊሰራበት የሚችልበት ተለያዩ የአዘርት አይነቶች አሉ እና ከዚህ ከዚህ አንፃር ነው ማለት ነው። እንግዲህ ገብፎ ትበላለህ የሚለው ጥያቄ? ጥሩ ጥያቄ ነው በሚገባ እበላለሁ ማለት ነው። ምክንያቱም ጥሩ የሆነ ጥቅም አለው ማለት ነው። እንግዲህ ገንፎ ስንመገብ አንደኛ ከጤናችን ጋር ተያይዞ ትልቅ የሆነ ጥቅም የሚሰጠን ሂደት አለ ማለት ነው። እንግዲህ ገንፎን ስንመለከተው በተወሰነ መንገድ ለማየት እሞክራለሁና እንግዲህ ገንፎን ስናየው ገንፉ እንግዲህ ከተለያዩ አርሶ አደሮች የሚያመርቱት ምርት ነው ወይም ደግሞ የተለያየ የጥራጥሬ አይነት ነው ማለት ነው። እንግዲህ ገንፎ ስናየው የሚሰራበት መንገድ ወይም ደግሞ ከምርቱ ስንነሳ እንግዲህ ምርቱ በጣም ለገንፎ አሪፍ እና ተስማሚ የሚሆነው ገብስ ከሚባል ወይም ደግሞ የገብስ ምርት ነው ማለት ነው። እንግዲህ ለገንፎ በጣም ልዩ ጥቅም የሚሰጠው ወይም ደግሞ እንዲሁ ደግሞ በጣም አሪፍ የሆነ ሂደት አለው። ከዚህም ተያይዞ እንግዲህ ትልቁም ሌላም የአዘርት አይነቱ ምንድነው ስንዴ ነው ማለት ነው። እንግዲህ ደግሞ የሚሆነው እንግዲህ ስንዴ በሚገባ ተፈትጎ አሪፍ የሆነ አፈጫጭታ ተፈጨ በኋላ በጣም ጥሩ የሆነ የምግብ ሂደትን የሚያስተካክለው ወይም ደግሞ ጥሩ በሆነ ሁኔታ ምግቡ ይላል አሁን ደግሞ ተስተካከለ ምግብ እንዲሆን የሚያደርገው ነው ማለት ነው። እንግዲህ እዚህ እንዴት እህልም ስንመለከት በቀላሉ መሳሳብም የሚችልበት ሂደት አለና የስንዴው እህል ወይም ደግሞ የስንዴው ዱቄት ማለት ነው። እና ከዚህ ከዚህ አንፃር ነው እንግዲህ ገንፎ የሚሰራበት ሂደት ማለት ነው። እና እንግዲህ ከዚህ ጋር ተያይዞ የሚጠቀስበት ወይም ደግሞ የሚበላበት ሂደት አለ ማለት ነው። ያው የሚጠቀስ በማንኪያ በቀላሉ እና ጥቅስ ሲድ የሚገባን ደግሞ ቅቤ የሚባል ከላም ወተት አስተዋጽኦ የሚገኝ እንግዲህ ላም ወተት ከታለበይ በኋላ ያው በቃ ይጠራቀምና እርጎ ይሆናል ከእርጎ በኋላ ሲናጥል ደግሞ ወደቂቤ የሚለወጥበት ሂደት አለና ያየው ጊዜ ላይ ቅቤው እንግዲህ በሚገባ ለገንፎ የሚሆነው ማለት ነው። እንግዲህ ያን ወይም ደግሞ ቅቤውን በሚገባ በማንጠር እዛ የ የገንፎ ምግብ የተሰራበት ሳህን ላይም ደግሞ የም ገንፎ ከፍት ከፍት ይደረግና የሆነች ኪስ ነገር ይፈጠርበትና ውስጡ ያቺን ምግብ ያንን የተነጠረ ቂቤ በሚገባ ይጨመራል ከዛ በኋላ ላው የምርምሬ ጭምር ይደረግበታል አሪፍ የሆነ ምግብ ይሆናል ማለት ነው። እንግዲህ ከዚህ ከዚህ አንፃር በተለያየ የመንገድ ገንፎ እህል የሚዘጋጅበትም ሆነ ምግቡ በላቀ ሁኔታ በሀገራችን በጣም በከፍተኛ ሁኔታ የሚሰራበት ህይወት አለ። እንግዲህ ከዚህ ከዚህ አንፃር ያው ዋነኝነት የሚሰራው እንግዲህ በጣም የሚዘወተርበት ጊዜ አለ ወይም ደግሞ የሚዘወተርባቸው የሚያዞርትሩት ሰዎች አሉ ማለት ነው። ለእነሱ እነሱ ለምሳሌ ስንመለከት በተለይ በጣም የሚያዘወትሩት አራሶች ናቸው ወይም ደግሞ ህፃን ልጆ የወለዱ እናቶች በጣም ይመገባሉ ገንፎና አጥሚቴ የምንለው ወይም ደግሞ ሙቅ የምንለውን ይሄንን ይመገባሉ ማለት ነው። በጥሩ ሁኔታ በሚገባ ሰው ክትትል እያደረጉላቸው ልዩ የሆነ የአመጋገብ ሂደትን ያከናውናሉ ማለት ነው። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ጥቅም ይሰጣል። ማንም ነው ገንፎ እንግዲህ ስንመለከት ከዚህ አንፃር በጣም በጣም በከፍተኛ ሁኔታ ጥቅሙ ጎላ ያለ ነው ማለት ነው። እንደ አጠቃላይ እና ከዚህ ጋር ተያይዞ ልዩ የሆነ የአመጋገብ ሂደት መኖር አለበት ማለት ነው። እንግዲህ እንደ ሀገራችንም ደግሞ እንደ ህዝባችን በጣም ከፍተኛ የሆነ የአመጋገብ ስርዓት የሚያከናውኑበት ሂደት አለና እንግዲህ ገንፎ ስንመለከት በልዩ ሁኔታ ህዝባችን የሚጠቀመው ነው። እንዲሁም ደግሞ ተለያዩ ሩቀት የሚመጡ እንግዶች በጣም በከፍተኛ ሁኔታ ትልቅ የሆነ የአመጋገብ ሂደትን ወይም ደግሞ ከአመጋገብ ሂደት ጋር ተያይዞ በጣም በጣም ጥሩ የሚባል የአመጋገብን ወይም ደግሞ የምግብ ሂደትን የሚይዙበት ወይ ደግሞ የሚያከናውኑበት ነው ማለት ነው። እንግዲህ እንግዶች ሲሄዱባቸው ይህንን የገንፎውን ልክ ለክብር ነው የሚጠቀሙት ለክብር ነው የሚጠቀሙት። እና ለእንግዳ የሚቀርበው እንግዲህ በተለያየ ቦታ ላይ ግንፎ ይቀርባል እና ከዚህ ከዚህ አንፃር ትልቅ ዋጋ እንዳለው እንመለከታለን ማለት ነው። እንግዲህ እንደ አጠቃላይ የገንፎ ሂደት በአጭሩ ለመግለጽ ሞክሬያለሁ። እንዳጣቃለይ

እሺ በእጅ የሚሰሩ ስራ ታደርጋለህ የሚል ጥያቄ ነው እንግዲህ የሚሰራ ስራ ታደርጋለህ አሪፍ ጥያቄ ነው እንግዲህ ያው በእጅ የሚሰሩ ስራዎች በጣም በርካታ ስራዎች አሉ በጣም ሙያ የሚጠይቁ የእጅ ሙያ የሚጠይቁ ስራዎች አሉ ወይም ደግሞ በቀላሉ በእጃችን በቀላሉ በተወሰነ ደቂቃ አይተን እኛም በእጃችን ልንሰራው የምንችላቸው ስራዎች አሉ ማለት ነው እንደ አጠቃላይ ብዙ የሙያ ሂደቶች አሉ ማለት ነው በእጅ የሚሰሩ ማለት ነው እንግዲህ ያው እንደ ጥያቄውም ስንነሳ እንግዲህ በእጅ የሚሰራ ስራ ታደርጋለህ የሚል ጥያቄ ነው። በሚገባ አደርጋለሁ ማለት ነው። እንግዲህ ብዙ ነገሮች ይሰራሉ ለምሳሌ ያህል ስንመለከት በተለያየ መስሪያ ቤት ልንሰራ እንችላለን በተለያየ የትምህርት መስክ ስንማር በእጅ በቀላሉ የሚሰራው እንግዲህ በሚገባ በእስኪብርቶ የምንጽፍበት ሂደት አለ። ፔፐር ላይ እና ከዛ አንፃር ወርቀት ላይ የምንጽፍበት የእስኪብርቶ ሂደት ወይም ደግሞ እስኪብርቶን በእጃችን ያው የምንይዘውና ያ አሁን እንግዲህ አንዱ የእጅ ስራ ነው ማለት ነው። እንግዲህ የእጅ ስራን ስንመለከት ከሙያ ጋም በጣም ግንኙነት አለው ማለት ነው። እንግዲህ እንደውም ዋነኝነት ስናየው ከሙያ ጋር ነው ምንም ነገር በእጃችን ስንሰራ ሙያ ሳይኖረን ምንም ያን ያህል እውቀትም ሆነ ችሎታ ሳይኖረን ምንም ልንሰራ አንችልም ማለት ነው። ብንሰራውም በጣም ብዙ ከብዙ ከሞላ ጎደሉ ኪሳራ የሚሆንበት ሂደት አለ ማለት ነው ምክንያቱም ያለማወቅ ሂደት እና ከዚህ ከዚህ አንፃር ጋር ትልቅ የሆነ የሙያ ችሎታ ሊኖረን ይገባል ማለት ነው። ይሄን እንግዲህ በሚገባ ከግንዛቤ ውስጥ ከትን እንግዲህ ልንሰራ እንችላለን እና እንዲሁም የዋዊ የእጅ የእጅ ሙያ እንግዲህ በብዙ መንገድ ሊኖረን ይችላል። ለምሳሌ ያህል ብንመለከት የተለያዩ ፈርኒቸር ስራዎች ለምሳሌ የተለያዩ ሶፋ ሊሆን ይችላል አልጋዎች ሊሆን ይችላሉ የተለያዩ የመቀመጫ አይነቶች ሊሆን ይችላሉ እነኚህ እነኚህ አይነቶችን እንግዲህ የምንሰራው የእጅ ሞያ ሲኖርን ነው ማለት ነው። እጃችን በደንብ የአእምሮአችን በሚገባ ለዛ ሙያን አስቦበት በደንብ አልሞበት ሲቀጥል ወደ ተግባር የምንገባው ከአእምሮአችን ጋር እጃችን ነው እና የተለያዩ ማሽኖችን የምንይዝበት እጃችን ነው የተለያዩ መቁረጥ የሚገባንን ምንቆርጠው በእጃችን ነው እና በርካታ ስራዎችን በእጃችን እንሰራለን ማለት ነው። ሌላው ቀርቶ መኪና እንኳን ስንነዳ ያው እጃችን ዋነኛው መሪውን የሚይዝበት ሂደት አለ እና ቀጥታ የተስተካከለ መንገድ ላይ እንዲሄድ የሚያደርገው የእጃችን መሪ አለ ማለት ነው። ከዚህ ከዚህ አንፃር ትልቅ የሆነ የእውቀት እና የአሰተሳሰብ ሂደት ከእጃችን ጋር ሲደማመር ትልቅ የሆነ ሙያ ወጥ ያለው ይኖረዋል ማለት ነው። እንደ አጠቃላይ እና ከዚህ ከዚህ አንፃር ትልቅ የሆነ የ የእውቀት አድማስ መኖር አለበት ማለት ነው። እንግዲህ በዚህ በዚህ ምክንያት ሰዎች በተለያየ ሙያ ላይ ይሰማራሉ ለምሳሌ የኤሌክትሮኒክስ ስራዎች ለምሳሌ ሞባይል መጠጋገን ሊሆን ይችላል። እንዲሁ ደግሞ ማሽኖችን የመጠጋገን ሙያ ሊኖረን ይችላል ይሄ እንግዲህ ያው ከአእምሮአችን በሚገባ ካሰብን በኋላ ከዛ ሲቀጥል ደግሞ በልዩ ሁኔታ በእጃችን ያንን ተግባራዊ የምናደርግበት ሂደት አለ ማለት ነው። እና ከዚህ አንፃር ትልቅ የሆነ የሙያ ክህሎት የሙያ ጥበብ ሊኖረን ይገባል ማለት ነው። እና እንደዚህ ያሉ የተለያዩ የእውቀት አድማስ ወይም ደግሞ የአስተሳሰብ ሂደትን ልናምንበት ወይም ደግሞ በእቅድ ለምንመራበት ስራ ላይ ለየት ያለ የእውቀት አድማስ ሲኖረን ከዛ አንፃር እንግዲህ በእጃችን የምንሰራቸው ስራዎች በርካታ ሰዎች ይኖራሉ ከዚህም እንግዲህ መለስ ስንል ወደ ራሳችን ትልቅ የሆነ የምግብ ሂደትን የምናከናውነው እንግዲህ በእጃችን ነው። ለምሳሌ ሽንኩርትን ልንከትፍ እንችላለን እንጂ ወይ ደግሞ የምናቁላላበት የተለያዩስ እቃዎችን የምናጥብበት ከዚህ ከዚህ አንፃር እንግዲህ በእጅ የሚሰሩ ስራ ታደርጋለህ የሚለው በጣም በጣም በጣም በከፍተኛ ሁኔታ አደርጋለሁ ማለት ነው። ባልፈለግ እንኳን ግዴታ ሆኖ የማደርግበት ሂደት አለ እና ከዚህ ከዚህ አንፃር አደርጋለሁ ማለት ነው። እንዲሁም ደግሞ ከእጅ ስራ ጋር ስንመለከት ደግሞ የሙያ ስራዎች አሉ ለምሳሌ ሸማኔ የምንላቸውን ወይም ደግሞ የተለያዩ ልብስ የሚሰፉ እንዲሁም ደግሞ የ ፎቅ የሚሰሩ ግራውንድ ጂፕላስ ቱ ስሪ ፎር የሚሰሩ ሰዎች እነኚህ እነኚህን አሁን ትልቅ የሆነ የአእምሮ እውቀት ኖሯቸው ሲቀጥል ደግሞ በእጃቸው ይሄን ይሄ ይሄ መሆን አለበት ብለው ለምሳሌ የተለያዩ ግንበኛ ግንብ የሚገነቡ ወይም ደግሞ የተለያዩ ሙያ ያላቸው ሰዎች እንግዲህ በእጃቸው ብዙ ነገርን ይሰራሉ ማለት ነው። እንግዲህ ከአእምሮ ሲቀጥል የሚሰራው ያው በተለያየ ሁኔታ ሌላም ቢኖርም ያው እጃችን ደግሞ ዋነኛውንም ድርሻ እንደዚሁ ይይዛል ማለት ነው። እንደ አጠቃላይ ስንመለከት እና እንግዲህ እንደ አጠቃላይ ጥሩ የሆነ የሙያ ጥበብ ሲኖረን ወይም ደግሞ ችሎታ ሲኖረን ትልቅ የሆነ የስራውን ማንነት እና ምንነት በደንብ ለይተን አውቀን በእጃችን ብዙ ነገሮችን መስራት እንችላለን ማለት ነው። እንግዲህ በተወሰነ መንገድ በእጅ የሚሰራ ስራ የሚለውን በዚህ መንገድ ገልጼዋለው

እሺ የማሰላሰል ታደርጋለህ የሚል ጥያቄ ነው እንግዲህ ማሰላሰል በብዙ መንገድ የማሰላሰል ሂደት ይገለጻል ማለት ነው። እንግዲህ ማሰላሰል እንደው ባጭሩ ስናየው። ብዙ ነገሮችን ለማድረግ ብዙ ሙያዎችን ለመማር ሊሆን ይችላል ለማጥናት ሊሆን ይችላል እንዲሁም ደግሞ ለመስራት ሊሆን ይችላል እነኚህ እነኚህ ያሉ ነገሮችን በሚገባ ለመስራት ማሰላሰል ያስፈልጋል ማለት ነው። ስለሰራው ምንነት ማንነት ምንድነው የሚሰራው እንዲህ ነው የሚሰራው ለምንድነው የሚሰራው ጥቅሙ ምንድነው የሚለውን? በሚገባ መተንተንና ማወቅ መረዳት ይኖርብናል ማለት ነው። እንግዲህ ያው ማሰላሰል ማንኛውም ሰው ሊያደርግ የሚችለው ነው። ለምሳሌ ከነበረበት የስራ ሂደት ወደ ሌላ ስራ ለመግባት ሲፈልግ የተሻለ ነው ብሎ አስቦ ሲገባ። በጣም በአእምሮ ብዙ ነገር ያወጣል ያወርዳል ይሄ ይሻለኛል ይሄ ነገር እንዴት ነው ያዋጣል ወይ ብገባበት እወጣዋለሁ ወይ እያንዳንዷን ነገር? በአእምሮ እያሰላሰለ እያሰበ የሚጽፉበት ይለት ሊኖሩ ይችላሉ ደግሞ እንዲሁ ብቻ ስመመን ውስጥ መሆኑ ሊሆን ይችላል በጣም በጣም በብዙ ሁኔታ የሚያስብበትን የሚያሰላስልበት ሂደት አለ። እና ከዚህ ከዚህ አንፃር። በርካታ ነገሮችን ለመስራት እንግዲህ ሰዎች በብዙ መንገድ ያሰላስላሉ ለምሳሌ ሰዎች ጋር ሰውች ጋር የሚሰሩትን ስራ እንዴት አርጌቼ ላስቀጥለው በተቻለ መንገድ እንዴት አርጌቼ ላስኪደው የሚለውን ይሄንን አሁን በጣም በከፍተኛ ሁኔታ አስበው አልመው የሚነሱበት ሂደት አለ። ደግሞ በጣም በብዙ ሰዓታት ቆይተው አሰላስለው አሰላስለው የተሻለ ውጤት ላይ ሊደርሱ ይችላሉ። እንዲሁም ደግሞ ምንም አይነት ውጤት ላያገኙበትም ይችላሉ ያው የተሻለ ሆኖ ሊያገኙት ይችላሉ። መጀመሪያ የሚሄዱበት ሂደት እና ከዚህ ከዚህ አንፃር ትልቅ የሆነ የአመለካከት ሂደት መኖር አለበት ማለት ነው። እንግዲህ ከአመለካከታችን አንፃር ከፍተኛ የሆነ የሀሳብ ልቀት ወይም ደግሞ የሀሳብ መውሃድ ጋር ተያይዞ በጣም በጥሩ ሁኔታ ሰዎች ተግባብተውና ተፈቃቅደው እንዲሁም ደግሞ በሚገባ አስበው ለመኖር የተለያዩ የማሰላሰል ሂደት አለ ከሰው ጋር አብሮ ከምንኖርበት ሂደት በምን አይነት መንገድ ማስተካከል እችላለሁ። እንዲሁም ደግሞ ከፍተኛ ሁኔታ ልምዴን እውቀቴን እንዴት ለሰዎች አካፍላለሁ ብሎ ሰው ሊያሰላስል ይችላል። በደንብ ሊያስብ ይችላል እኔ ደግሞ በመጣሁበት በመንገድ እንዴት አድርገው ሰዎች ይመጣሉ የሚለውን ይሄንንም በከፍተኛ ሁኔታ አስቦበት አልሞበት የሚነሳበት ሂደት አለና ከዚህ ከዚህ አንፃር ትልቅ የሆነ የአመለካከት ሂደት አለ ማለት ነው። ይሄ እንግዲህ በዋነኝነት ለሰዎች ልናደርገው የምንችለውን የአመለካከት ሂደት ሊሆን ይችላል እንዲሁም ደግሞ ያሳሳቢ ሂደት ሊሆን ይችላል። እንዴም ደግሞ ከፍተኛ የሆነ የሙያ ችሎታና ጥበብን አንድ ላይ ደምረን የምናይበት ሂደት አለና ከዚህ ከዚህ አንፃር ትልቅ የሆነ የእውቀት ሙያን ልናውቅም ወይ እንደምረዳንበት የምንችልበት በጣም ብዙ ነገር ተናውርን አሰላስለን አስበንበት ነው ማለት ነው። የምንነሳውና ይሄ ደግሞ እንግዲህ ዋነኛው ለስራችን መሰረት ይሆናል ብዬ አስባለሁ ምክንያቱም አንድ ስራ ለመስራት ቆይ በቃ እንስራው ብሎ ከመነሳት ይልቅ ወይ እንዴት አርግቼ ነው የምሰራው ብሎ ማሰብ እና ማሰላሰል ዋናኛዉን ቦታ ይይዛል ማለት ነው። ወደ ስራው ስንገባ በቀላሉ ይሄን ስራ ልንሰራ እንችላለን ማለት ነው ምንም ነገር ሳይከብደን በከፍተኛ ሁኔታ በእውቀት የተሞላ ስራን መስራት እንችላለን ማለት ነው። እንግዲህ ያው በተወሰነ መንገድ ልዩ ልዩ የሆኑ ሀሳቦችን ለማንሳት እና ያው በተወሰነ ለመጨመር ያህል እንግዲህ ጋር ተያይዞም ደግሞ የሆነ ስራ አንድ ሰው ለምሳሌ አዲስ ሀሳብ አዲስ ፈጠራ ለማወቅ ወይም ደግሞ ለሰዎች ለማሳወቅ ሲያስብ መጀመሪያ ራሱን ማወቅ ስላለበት በጣም ከፍተኛ ሁኔታ ያሰላስላል ጊዜና ሰዓት ቦታ እያመቻቸ በጣም በጣም በጣም በጣም በጣም በከፍተኛ ሁኔታ ማሰላሰልን ይመርጣል ማለት ነው። ምክንያቱም እያሰላሰለ እያሰላሰለ የተሻለ ሀሳብን ለመፍጠር የተሻለ ሀሳብ ለመውለድ በጣም አይምሮን በሀሳብ የሚይዝበትን ደግሞ በሀሳብ የሚጠምድበት ሂደት አለና ይሄ እንግዲህ አሁን እንግዲህ ከማሰላሰል ጋር ተያይዞ ትልቅ የሆነ ውጤት ሊያመጣ ይችላል ማለት ነው። እንደህ አይነት ሰው ምክንያቱም ራሱ ያወቀውን ለሰዎች ሊያሳውቅ ይችላል እንዲሁ ደግሞ ያላወቀውን ደግሞ ሰዎች በሚገባ አውቀው ወይም ደግሞ ተረድተው በልዩ ሁኔታ ይሰራል ሰውዬ ሂደት ለማወቅ እነሱን ግድ ማሰብና ማሰላሰል አለባቸው አንድ የሚጠቅም የሚችል ነገር አለ። ሲባል አንድ ሰው ምንድነው እንዴት ነው ብሎ በደንብ አስቦበት ነው እንጂ እንዲህ በዓሉ ሊገባ አይችልም ወይ ደግሞ ሊሰራው አይችልም ማለት ነው። ምክንያቱም ሊያጠፋውም ሊያለማውም ይችላል ማለት ነው። ያን ሰው እንግዲህ ከዚህ ከዚህ አንፃር ማሰላሰል በጣም ወሳኝነት ጥቅም አለው። እንግዲህ ያው ማሰላሰል ታደርጋለህ የሚለው በደንብ አደርጋለሁ ማለት ነው ብዙ ነገር ለመስራት ውጤት ይሰጣል ማለት ነው። ማሰል

እሺ ለበጎ አድራጎት ሰርተህ ታውቃለህ የሚል ጥያቄ ነው? እንግዲህ ጥሩ ጥያቄ ነው ማለት ነው። እንግዲህ ያው ለበጎ አድራጎት በተለያየ መንገድ የሚሰራበት ሂደት አለ በተለያየ መንገድ ሰዎች ሰዎችን ሊጠቅም የሚችልን ነገር። በጥሩ ሁኔታ ይሰራሉ ማለት ነው። እንግዲህ በጎ አድራጎት ከብዙ ከብዙ ሙያ ሂደቶችም ሊሆን ይችላል። ከብዙ የአእምሮ የአስተሳሰብ ሂደት ሊሆን ይችላል እንዲሁ ደግሞ ከብዙ መንፈሳዊ ህይወት ጋር ተያይዞ ብዙ ነገሮች በጎ አድራጎት ይሰራሉ ማለት ነው። እንግዲህ ያው እንደ ጥያቄውም ስንመለከት ያው ለበጎ አደራጎት ሰርተህ ታውቃለህ የሚል ጥያቄ ነው? በሚገባ ሰርቼ አውቃለሁ አቅሜ በፈቀደው አቅሜ በሚችለው። ጥሩ የሆነን ስራ ሰርቻለሁ ማለት ነው። ምክንያቱም አንደኛ ለአእምሮ ሰላም ይሰጣሉ። ሁለተኛ ደግሞ በተወሰነ መንገድ ትንሿን ነገር ለሰው የመርዳት ትልቅ የሆነ ዋጋ አለው። እና ከዚህ ከዚህ አንፃር ትልቅ የሆነ የአእምሮ ሰላም ይሰጣል የአእምሮ እርካታ ይሰጣል ማለት ነው። በብዙ መንገድ ደግሞ የ አሰሳሰብ ሂደትንም በጣም በከፍተኛ ሁኔታ የሚለውጥበት ሂደት አለ ማለት ነው። ይሄ እንግዲህ በሚገባ የመስራት ሂደታችን ነው? ወይ ደግሞ ጥሩ የመስራት ሂደታችን? አይምሮአችን ሙሉ በሙሉ የሚቀይረው ሂደት አለና ምክንያቱም ምንድነው ደግሞ ብለን በደንብ መረዳትና ማወቅ ይኖርብናል ማለት ነው። እንግዲህ ከምክንያቱ ከሁኔታው ስንነሳ እንግዲህ ዋነኛው ለሰዎች በራሳችን ባለን ነገር በተወሰነ መንገድ ስንረዳ በጣም ትልቅ የሆነ የአስተሳሰብ ለውጥ እናመጣለን። የአስተሳሰብ ለውጣችን ደግሞ የሚመጣበት ምክንያት በዋነኝነት ስንመለከተው። ምን ያሰበኝ በብዙ መንገድ ተቸግረዋል እኛ ደግሞ እስቲ ቆይ ከነሱ ትንሽ ተሽለናል ብለን ይሄን ነገር ማድረግ አለብኝ እስቲ ከእነሱ ቢሆንም ባይሆንም በጣም እሻላለሁ። እና እኔ ደግሞ ካለኝ ነገር ላይ ሳካፍል የተሻለ ነገር ደግሞ ያጋጥመኛል። ብለን በማሰብ የአእምሮ ሂደታችን የአስተሳሰብ ሂደቱን ሙሉ በሙሉ መቀየር እንችላለን ማለት ነው። ለምሳሌ አንዳንድ ሰው መጥፎ አስቸጋሪ ስለሰዎች ማይራራ እንዲሁ ደግሞ ለሰዎች ጥሩ አመላካከት የሌለው ይኖራል። እንዲሁ ደግሞ ከተለያዩ ከስራ ሂደቶች ጋርም ተያይዞ ትልቅ የሆነ የአስተሳሰብ መቃረን ይኖራል። ለምሳሌ አንዱ አንዱን ሲበልጠው ኧረ እንዴት አባቱ በለጠኝ ይላል? የሆነ አይምሮ ላይ የሚጻፍ ይኖራል እንደውም ደግሞ አስተሳሰቡ ላይ በጣም ልዩ የሆነ የጥሩ ያልሆነ ሀሳብ የሚፈጥርበት ሰው ይኖራል። እና ከዚህ ከዚህ አንፃር እንግዲህ ነገር እኛ ለምሳሌ እየሰራን ሲያይ ያ ሰው። ጥሩ ሁኔታ መስራታችንን ሲያይ እንዴ ለሰውም ይረዳል እንዴ ብሎ ያስባል። እና ቆይ እስኪ ብሎ ያሰብና እሱም ደግሞ በተወሰነ መንገድ የአቅሙን ያህል ለመርዳት ቆይ እሱ እንደረዳው እኔም ረድቼ ማየት አለብኝ ብሎ የሆነ እንደ ቂም አይነት ሊሞክር ይችላል። እና እንደዛ በሚያደርግ ሰዓት እንግዲህ ልዩ የሆነ እሱ አይምሮ ላይ እነኛ እነኛ የረዳቸውን ሰዎች ትልቅ የሆነ ፊታቸው ላይ የሚያነበው ነገር ይኖራል። እና ከዚህ አንፃር እንግዲህ በጣም የሚመለከተው ነገር አለ። ከእሱን ከማናደድ ይልቅ በከፍተኛ ሁኔታ እነኛ ሰዎች ሲደሰቱ ሲያይ አይምሮ ሙሉ በሙሉ የመለውጥ ሂደት አለው። እና ከተለያዩ ከመወዳደር ሂደቶች ይወጣና ከራሱ ጋር ሆኖ ሰዎችን በጥሩ ሁኔታ ለመርዳት አላማና ግብ ይዞ ይነሳል ማለት ነው። እንግዲህ ይሄ የሚደረገው ምንድነው? ጥሩ አመለካከት መንፈሳዊ ህይወቱ ጥሩ የሆነ እንዲሁ ደግሞ የፈጠረውን አምላክ የሚፈራ ሰው ይሄንን በሚገባ ያደርጋል ማለት ነው። ምክንያቱም ነገ እኔም ደግሞ እንደምወድቅ አላውቅም ለምሳሌ አንድ ሰው ተራብኩ ብሎ ቤት ቢመጣ ያለንን ነገር ማካፈል ግድ ይለናል ማለት ነው። ያም ደግሞ ባህላችንም ነው በሚገባ ህዝባችንም በዚህ በዚህ በጣም ጥሩ ማህበረሰብ ነው። ብዬ ማለት እወዳለሁ። እና እንግዲህ ያለውን ቤታችን ያለውን ለዛ ሰው አካፍለነው ሲበላ በጣም ደስታ ይሰማናል። ለምሳሌ ያ ሰው በጣም ተርቦ የሁለት ቀን የሶስት ቀን ራብ ሊኖርበት ይችላል። እና እንዲሁም ደግሞ እንኳን የሁለት የሶስት ቀን የአንድ ቀን ራበ ራሱ በጣም ከባድ ነው። እና እንግዲህ እሱ ጠግቦ ማየት ራሱ ተንፈስ ሲል እንኳን ማየት በጣም አይምሮ ሰላምና መረጋጋት ይሰጣል ማለት ነው። እና እንዲሁ ደግሞ ጥሩ ነገር በሰራን ቁጥር። ትልቅ የሆነ ከእኛ አልፎ ለልጅ ልጆቻችን የሚተርፍ በረከት ይሆናል ማለት ነው። እና እንግዲህ ያው ለበጎ አድራጎት መስራት በጣም ጥሩ ነው በጣም መልካም ነገር ነው ብዬ አስባለሁ። እኔ በተረዳሁት ልክ እና ምክንያቱም ለሰዎች ያለነው ሰዎች ነን። እና ለሰው መኖሩም ሆነ መጥፋቱ ሰው የሚሆንበት ሂደት አለ። አንዳንዴ እና ከዚህ ከዚህ አንፃርም ትልቅ የሆነ ጥንቃቄ አድርገን በሰላማዊ መንገድ ከሰዎች ጋር ያለንን ግንኙነት። በሰፊው ማስፋትና በሀሳብ ደረጃ በስራ ደረጃ ሌላው ነው በመተጋገዝ ደረጃ መልካም ስራዎችን በመስራት ትልቅ የሆነ የሀገር ግንባታ ይኖራል። እንዲሁም የራስ የቤተሰብ ግንባታ የራስ ግንባታ ይኖራል። እና ከዚህ ከዚህ አንፃር እንግዲህ በልዩ ሁኔታ ለበጎ አድራጎት ሰር መስራት በጣም ትልቅ ጥቅም አለው ማለት ነው። እንደ አጠቃላይ ስንመለከተው ይሄን ይመስላል ማለት ነው

እሺ በድጋሚ ተመልሻለሁ እንግዲህ ያው የተለያዩ ጥያቄዎች እየተነሱልኝ ነው በጣም ደስ ብሎኛል በጣም አሪፍ ጥያቄዎች ናቸው ከህይወት ጋር። ልዩ ቁርኝት ያላቸው ጥያቄዎች ናቸው። ከራሴ ህይወት ጋር እና በጣም ደስ ብሎኛል ጥሩ ጥያቄ ነው። እንግዲህ አሁንም እየተጠየኩ ያለሁት ጥያቄ እንግዲህ ምን አይነት ስልክ ትጠቀማለህ የሚል ነው? በሚገባ እንግዲህ አሪፍ ጥያቄ ነው። ያው በዚህ ጊዜ ላይ በጣም ጥሩ የሆነ ስራ ለመስራት ጥሩ የሆነ ውጤት ለማየት ጥሩ የሆነ ገቢ። ለማሳደግ ስማርት ስልክ መጠቀም ግድ ይላል ብዬ አስባለሁ። እኔ እንግዲህ በሚገባ ስማርት ስልክ ነው ማለት ነው። የምጠቀመው እንግዲህ ስማርት ስልክ መጠቀም እንግዲህ ዋነኛው ጥቅሙ ልዩ ልዩ የእውቀት አድማሶችን ለማግኘት በቀላሉ በስልካችን የትም መሄድ ሳይጠበቅብን የትኛውንም ሰው ሄደን መጠየቅ ሳይገባን የብዙ ሰዎችን ህይወት የብዙ አመታት ልምዳቸውን የብዙ አመታት የስራ ሂደታቸውን በቀላሉ በተወሰነ ሰዓታት ልናገኘው የምንችለው ሂደት አለ። እና ይሄ አሁን ልዩ የሚያደርገው ነው ብዬ አስባለሁ። የእውቀት አድማስ ጋር ተያይዞ እና ትልቅ የሆነ የአመለካከት ለውጥ ሲኖረን እንዲሁ ደግሞ የሀሳብ ልዕልና ሲኖረን ትልቅ የሆነ የስራ ሂደታችንንም ልዩ የምናደርግበት ሂደት አለ። ከዚህ ከዚህ አንፃር ትልቅ የአመለካከትም ሆነ የስራ ሂደት ይኖረናል ብዬ አስባለሁ። እና እንግዲህ አዎ የምጠቀመው ስልክ ስማርት የሆነ ስልክ ነው በሚገባ ጥሩ የሆነ ነው ጥሩ አቅም ያለው ስልክ ነው ማለት ነው። ለምሳሌ የተለያዩ ኦንላይን አይነት ስራዎች ይኖራሉ የተለያዩ ዶክመንት የማስቀመጥበት ሂደት ይኖራል። እንዲሁም ደግሞ የተለያዩ የፋይል የሚ ተቀምጠው ጥሩ የሚባል ወይም ደግሞ በምንፈልግበት ሰዓት ልናገኘው የምንችለውን ፍለሽ ላይ ምናምን ከመጫን ይልቅ በስልካችን ብቻ መያዝ የምንችልበት ሂደት አለ። እና ይሄ እንግዲህ ከስልክ ጥራት ጋር ተያይዞ ከስልክ ስቶሬጁ ጋር ተያይዞ እንዲሁም ደግሞ ከ ጂቢው ጋም ተያይዞ ትልቅ የሆነ ጥቅም አለው ጠንከር ያለ ስልክ ሲሆን ማለት ነው። ምክንያቱም ብዙ ነገሮችን በአንድ ቦታ አፍሶ የመያዝ አቅም አለው እና ይሄ ደግሞ ዋናኛ ጥቅም አለው ብዬ አስባለሁ። ምክንያቱም ይሄ የጂቢው መኖር ወይም ደግሞ ስፔሱ በጣም ሰፊ የመሆኑ ሂደት ምንድነው ብዙ ነገሮችን ለምሳሌ የትምህርት አይነቶችን ሊሆን ይችላል እንዲሁ ደግሞ ማይንድ ሴታችን ላይ ትልቅ የሆነ ስራ ለመስራት የአስተሳሰብ ሂደታችንን ለመቀየር ሊሆን ይችላል። የተለያዩ ቪዲዮዎችን አውርደን ለመያዝ ይሁን ለማስቀመጥ ሊሆን ይችላል። እንዲሁም ደግሞ ከተለያዩ አጠቃላይ ከህይወት ጋር ራሱ ያለንን ቁርኝት እና ግንኙነት ከእንደዚህ አይነት ሂደቶችን ታትላልቅ እውቀት ካላቸው ሰዎች የምናገኘውን ትምህርት አለ። እና እንደዚህ እንደዚህ ያሉ ቪዲዮዎቹንም በሚገባ እናስቀምጥበታለን ከዚህም አልፈን ለእኛ ወሳኝ ናቸው በጣም ጥሩ ናቸው የምንላቸውን መጽሐፎች በሚገባ ስልካችን ላይ እንጭናለን ማለት ነው። እንዲሁም ደግሞ ከዚህም ማለፍ ሰደር እንግዲህ ብዙ አፕሊኬሽኖች እኛ ልንገለገልባቸው የምንችላቸው ቦታ የሚይዙ አፕሊኬሽኖች አሉ ማለት ነው። ትልቅ ጥቅም ያላቸው ስለዚህ እነሱን ራሱ አቅፎ አንድ ላይ ለመያዝ ስቶሬጁ ሰፋ ያለ ወይም ደግሞ ጂቢው ተለቅ ያለ ስልክ መሆን አለበት ማለት ነው። ከዚህ ከዚህ ጋር ተያይዞ ቴክኖሎጂውንም አብሮ ለማራመድ ወይም ደግሞ ከቴክኖሎጂው ጋር አብሮ ለመሄድ ትልቅ ምልከታ እና ትልቅ አስተሳሰብ ለውጥ ይሰጠናል ማለት ነው። ግዴታ ሰው መጠየቅ የለብንም ስለተለያዩ ጉዳዮች ሰው ማማከር ላይኖርብን ይችላል። እጃችን ላይ ባለው ስልክ ብዙ ነገሮችን መጠየቅ እንችላለን እንዲሁ ደግሞ ትልቅ የሆነ የሙያን ትምህርት ልንማር እንችላለን ኦንላይን ኮርስ ልንማር እንችላለን የተለያዩ ገንዘብ ሊያስገኙ የሚችሉ ነገሮችን ማለት ነው። ከዚህ ከዚህ ጋርም ተያይዞ በጣም ዘርፈ ብዙ ጥቅም አሉት ብዬ አስባለሁ። እኔ እንደተረዳሁት ማለት ነው ምክንያቱም አንድ ሰው ለምሳሌ የሆነ እውቀት ቢፈልግ ሰርች ቢያደርግ ዩቲዩብ ላይ ለምሳሌ ሰርች ቢያደርግ ትልቅ የሆነ የእውቀት አድማስ የሚያገኝበት ሂደት አለ ብዬ አስባለሁና ከዚህ ከዚህ ጋር ተያይዞ ትልቅ የአመለካከትም ለውጥ ይኖራል። እንዲሁ ደግሞ የሰዎችን በብዙ መንገድ ተራምደው ያለፉትን ህይወት በልዩ ሁኔታ በቀላሉ ልናገኝበት እንችላለን ለማለት ነው። በዚህ ቴክኖሎጂ እና ከዚህ ከዚህ ጋር ተያይዞ በጣም በጣም በጣም ጥሩ የሚባል የአስተሳሰብ ሂደትንም ጥሩ በሆነ መንገድ የምናሰማራበት ወይም ደግሞ የምናስኬድበት ሂደት ይኖራል። እንግዲህ እንዲ አይነት ስልኮችን ስንይዝ እና እንደ አጠቃላይ ህይወታችንን ቀለል አድርግተው የሚያስኬዱበት መንገድ አለ እንዲሁ ደግሞ መጥፎውን በኩል ጎን አለው። እና ከመጥፎው ስንመለከት የተለያዩ ጊዜያችንን ሊያጠፉ የሚችሉ ነገሮችን ልናይ እንችላለን እና ይሄን ይሄንንም ታሳቢ ማድረግ ይኖርብናል ብዬ አስባለሁ

እሺ ጥሩ በድጋሚ ተመልሻለሁ ማለት ነው እንግዲህ ጥያቄዎቹን የቀጠሉልኝ ነው እኔም መልሴን በሚገባ የሰጠው ነው ማለት ነው። እንግዲህ ጥሩ ጥያቄዎች የተነሱልኝ ነው ማለት ነው እንግዲህ የተለያዩ ጥያቄዎች ሲነሱ ጥሩ ነገሮችን ማንሳት እንችላለን እና ከዚህ አንፃር በጣም ተመችቶኛል ማለት ነው። እንግዲህ ያው ከስራ እንግዲህ ጥያቄ ወደ ጥያቄው ስመለስ ከስራህ ባልደረቦችህ ጋር ጥሩ ግኝት አለው የሚል ጥያቄ ነው በሚገባ አለኝ ማለት ነው። ከስራው ባልደረቦቼ ጋር ጥልቅ የሆነ ግንኙነት አለኝ ጥልቅ የሆነ የፍቅር ግንኙነት አለ ማለት ነው። ምክንያቱም እንግዲህ የፍቅር ግንኙነት ስንል በተለያየ መንገድ ስራቸውን አብረን እንሰራለን የቤት ስራ አብረን እሰራ አብረው ይሰራሉ እንግዲሁም ደግሞ የነሱ ስራ ጥሩ ሁኔታ እሰራለሁ እንግዲህ ከዚህ ከዚህ አንፃር ትልቅ የሆነ የመተሳሰብ ስቴትን የምናዳብርበት ሂደት አለ ማለት ነው። እንደ አጠቃላይ ስናየው በልዩ ሁኔታ ሰዎችን ደግሞ መርዳት ትልቅ ሰላምና ደስታን እንዲሁም ደግሞ ፍቅርን ያሳያል ለሰዎች እና እንግዲህ ሌሎችንም ሰው ወይ መልካም እንዲሰሩ ይገፋፋል። ከዚህ ከዚህ አንፃር እንግዲህ ከስራ ባልደረቦች ጋር ጥብቅ የሆነ ግንኙነት እና ጥልቅ የሆነ የመልካም እሳቤ መልካም ያስተሳሰብ ሂደት ግንኙነት አለኝ ማለት ነው። እንግዲህ ከብዙ ባልደረቦች ጋር የምሰራበት ሂደት አለ ከብዙ ሰው ጋር የምታውቅበት ሂደት አለ። እንዲሁ ደግሞ በስራ ሂደት ከብዙ ሰዎች ጋር የምገናኘበት ሂደት አለና ስንገናኝ በምን ሙያ ላይ ነው የሰማራኸው የሚለውን ጥያቄ ያነሳን ሁሉም በተሰማራበት የህይወት ዘርፍ ላይ የምንጠየቅበት ሂደት አለ። እንዲሁም ደግሞ ጥሩ ልምድን የምንለዋወጥበትም ሂደት አለ ማለት ነው። እንግዲህ እንደ አጠቃላይ ጥሩ የሆነ መልካም ሰው ከሆነን መልካም ሰዎች ይገጥሙናል ብዬ አስባለሁና እንግዲህ መልካም ሰዎች ሲገጥሙን ደግሞ በጣም እኛ አላወቅነውን ያልተረዳነውን ትልቅ እውቀት ይሰጡናል ማለት ነው። ትልቅ እውቀት ሰጡን ደግሞ ማለት ትልቅ የሆነ የህይወትን መረዳት ሊሆን ይችላል። በስራችን ሂደት ብዙ ነገሮችን ማወቅ ይችላል ለምሳሌ ስለ ገንዘብ በደብይ ቢያቅሰው ገንዘብህ በዚህ በዚህ መንገድ ብትይዘው መልካም ነው። ገንዘብ በቀላሉ ጅሬ ሊቀመጥ አይችልም አንተ አያያዝ ካላወቅክበት ማኔጅ ካላደረከው እንዲሁ ደግሞ ከዛ ብቻ ማግኘት ሊያጠፋህ ይችላል። ይሄን ይሄን ብታስተካክል ገንዘብ አንተ ጋር የመቆየት እና ገንዘብ ገንዘብን እንዲወልድ ራስ በራሱ እንዲሰራ ማድረግ ትችላለህ የሚል እሳቤ ይኖራል። ለምሳሌ በገንዘብ ሙያ ላይ የተሰማራ ሰው እንደዚህ አይነት ሀሳቦች አሁን ስናገኝ አሃ ለካ እንደዚህ ማድረግ አለብኝ እንዴ የሚለውን ሰምተን ከዛ ሰው ጥሩ ነገር የሀሳብ መንሸራሸር ሲኖር መልካም ሀሳቦች ይፈልቃሉ መልካም እውቀቶች ይፈልቃሉ እንዲሁም ደግሞ መልካም የስራ ሂደቶች ቀለል ይሉ የሚያደርግ ልምድ መለዋወጥ ይኖራል። እና ከዚህ አንፃር በብዙ መንገድ ማየት እንችላለን እንግዲህ ከስራ ባልደረባችን ጋር ያለመገኘት ማለት ነው። እንግዲህ ለምሳሌ በተለያዩ መስሪያ ቤቶች የሚኖሩ ስራ ባልደረባዎች ይኖራሉ ስራ ባልደረባዎች ይኖራሉ እና አጋጣሚ ይሆናሉ ሲቀር አንዱን በሚገባ የሸፈነ አንዱ አንዱ ሲቀር አንዱ የሸፈነ ልዩ የሆነ የመረዳዳት ባህልን በአገራችን በጣም ጥልቁ የሆነው መረዳዳት ባህል አለና። አንዱ ያወቀውን ለሌላ ማሳወቅ አንዱ ያላወቀውን ደግሞ መጠየቅ ሲኖር አንድ ሰው አንድ ሰው ሲጠይቅ በጣም ጥሩ እውቀት ያገኛል ማለት ነው። ካላወቅን የተዳፈነ ሰዓት ነው የምንሆነው ማለት ነው ያ የተዳፈነ ሰዓት ለምሳሌ ካልገለጥነውና እንጨት ጨምረን ካላያየዝነው የተዳፈነው እያለ እያለ እዛው ይከስማል ማለት ነው። ስለዚህ እውቀት ከሌለን መዳፍፈን ወይም መደበቅ የለብንም ማለት ነው። ይሄ ይሄ እንዴት እንደዚህ ሆነ በምን ምክንያት ነው የምለውን መጠየቅ እና እውቀት መሰብሰብ ይኖርብናል ማለት ነው? እንግዲህ እውቀትም ሲኖረን ደግሞ አላዋቂዎች እንዳያዝንብን ማድረግ የለብንም ማለት ነው። እውቀት ሲኖርና ያለን እውቀት በሙሉ እምነት በሙሉ ሀሳብ ሂደት ለሰዎች ማካፈልም ትልቅ የሆነ የመረዳዳት ባህል ነው የስራ ባህል ነው ማለት ነው። ምክንያቱም አንድ ሰው ያወቀው ለሌላ ሰው ሲነግር ያ በዛ መንገድ ያልሄደ ሰው ብዙ ፈተናዎች ከሚያጋጥሙት ይልቅ ያ ሰው እንዲህ እንዲህ ያጋጥሙኛል ስለዚህ እንደዚህ ቦታ ስዳር ስራ ስጠንቀቅ እንደዚህ ኪሳራ ያጋጠመኝ ቦታ አለ። በዚህ በዚህ ምክንያት ብሎ ሲነግረው በልዩ ሁኔታ ያንን ይጠነቀቃል ለሌላ ኪሳራ ቢደረግም ቀለል ያለው ኪሳራ ሊያሰናግድ ይችላል ብዙ ኪሳራው የተደራርበው አይምሮውን መፈተን ደረጃ አይደርስም ማለት ነው። እና እንደ አጠቃላይ ከስራ ባልደረቦቼ ጋር ጥልቅ የሆነ ግንኙነት መልካም የሆነ አለኝ ማለት ነው። እንደ አጠቃላይ ስናየው እንግዲህ ከተለያዩ ሰዎች ጋር መልካም ግንኙነት ማድረግ መልካም ነገር መፍጠር ጥሩ የሆነ ወደፊት እስከ ሰዎች ጋር ለግንኙነት ይጨምራል ብዬ

እሺ በድጋሚ ተመልሻለሁ ፍየል እሺ ጥሩ ጥያቄ ነው ፍየል አይተ ታውቃለህ የሚል ጥያቄ ነው በጣም ደስ የሚል ጥያቄ ነው። እንግዲህ ፍየል በሚገባ ከማየትም አልፌ ብዙ ቢያንስ እስከ ሶስት እስከ አራት አመታት ጠብቄያለሁ ማለት ነው። በልጅነቴ ገጠር ባለሁበት ሁኔታ ላይ እና ከ ፍየልን በአካል ከማየት አልፎ በሚገባ ጠብቄያታለሁ ማለት ነው። ወይም ደግሞ አር ለማርባት ብዙ ጊዜዎችን ፈጅቼያለሁ ማለት ነው ፍየሎችን በርካታ ፍየሎችን ማለት ነው። እንግዲህ ያው ይሄንን ማር ያረኩበት ምክንያት በልጅነቴ ከቤተሰብ ጋር ስለሆንኩ ያው ቤተሰብ እንዲህ አይነት ማርባት ላይ የተሰማሩ ስለሆኑ በሚገባ ፍየሎች ብዙ ፍ የሎችን የጠበቅኩበት ወይም ደግሞ ያረባሁበት ሂደት አለ ማለት ነው። እንግዲህ ፍየል አይተሃል አይተህ ታውቃለህ የሚለው ጥያቄ በጣም በሚገባ አይቼም በሚገባ ጠብቄያቸውም በጣም ብዙ አመታት የቆየሁበት ሂደት አለ ብዬ አስባለሁ። ያው በልጅነት እድሜ ላይ እና በበርካታ ሁኔታ ስለ ፍየል አውቃለሁ እረዳለሁ በሚገባ ብዬ አስባለሁ። እና ያው የተወሰነውን ያክል እንግዲህ ለመግለጽ እሞክራለሁ። እንግዲህ ፍየል ስንመለከት ፍየል በባህሪዋ በጣም በጣም በጣም ፈጣን የሆነች በጣም ቀልቃላ በጣም ያልታሰበ ቦታ የምትሄድ ነች ማለት ነው። እንደ አጠቃላይ ስናያት በጣም ልክ እግራቸው የሚበላ ነው የሚመስለው አፋቸው ሳይሆን እግራቸው የሚበላ ያክል ነው የሚመስለው ማለት ነው። ሲንቀለቀሉ ማለት ነው። እና ፍየል በጣም በጣም ረጋ ብሎ መብላት የማይፈልጉ ናቸው በጣም መሄድ ይፈልጋሉ እንዲሁም ደግሞ የተለያዩ አዝመራዎች ውስጥ ለመግባት በጣም ይቸኩላሉ ለመመገብ ማለት ነው። ከቅጠል በላይ አዝመራን ያዘውትራሉ ለመብላት ያው ሰው አጠገባቸው ከሌለ ወይም ደግሞ የሚጠብቃቸው ከሌለ የሰው እህል ነው የሚጨርሱት እዛው ከአሉበት ቦታ ሄደውና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ ጥንቃቄ መኖር አለበት ብዬ አስባለሁ። ፍየል የሚያረቡ ሰዎች ወይም ደግሞ ፍየል የሚጠብቁ ሰዎች ማለት ነውና እንግዲህ ፍየልን በባህሪዋ ስንመለከታት ትልቅ የሆነ የአመጋገብ ስልትና ጥበብ አላት ማለት ነው። ፍየል በጣም በርካታ የሆኑ የቅጠል አይነቶችን ትመገባለች ማለት ነው። ይሄ ነው ያ ነው ብላ የምትተው የቅጠል አይነት የሳር አይነት የለም ማለት ነው። ፍየል በጣም በብዙ መንገድ ይመገባሉ ለፍየሎች ደግሞ ዋነኛው ጥቅም ወይም ደግሞ ዋናው ለፍየሎች ምቹ የሚባለው ቦታዎች ተ ሽንተረራማ ተራራ ያለበት እንዲሁም ደግሞ ጫካ ያለበት ቦታ ቢሆን መልካም የሆነ የአመጋገብ ሂደት ይመገባሉ ማለት ነው። ምክንያቱም ፍየል በባህሪዋ ከጭቃ ይልቅ ደረቃማ ቦታ ትወዳለችና እንግዲህ ፍየል ለማርባት ሲፈለግ ማንኛውም ቦታ ያለንበትን ቦታ ማወቅ መረዳት ይኖርብናል ማለት ነው። ለምሳሌ ክረምት ጊዜ በጣም የምንወጣበት የምንወርድበት የተለያዩ እንቅስቃሴ መንገዳችን የምንሄድበት ሁሉ በጣም ከባድ ጭቃ የሚሆንበት ሂደት ካለ ረግረግ ከሆነ በጣም ፍየሎች አይወዱም ያ ጊዜ ላይ እና ከዚህ አንፃር የፍየል የመኖር ሂደቷን ወይም ደግሞ በጣም የመርባት ሂደቷን ይቀንሳል። እና ከዚህ አንፃር ጥንቃቄ ልናደርግ ይገባናል ብዙውን ጊዜ በረሃ አካባቢ ላይ ፍየሎ ች የመርባት ሂደት አላቸው በጣም ሙቀት ይፈልጋሉ ማለት ነው። የተወሰነ ኪሎ ሜትር መራመድ ወይም ደግሞ መንቀሳቀስ ይፈልጋሉ ለምግብ ለመብላት ሲሄዱ ማለት ነው። እንዲሁም ደግሞ ገደላማ ቦታ ዋነኛው እንግዲህ ጥቅሙ ስናየው አንደኛ አጋጣሚ ሆኖ የተለያዩ አውሬዎች እነሱን ሊበሉ ሲመጡ ለምሳሌ ጅብ የተለያዩ አይነቶች አውሬ አይነቶች ሲመጡ በቀላሉ እዛ ገደል ላይ ሮጠው ሄደው እዛ ገደል አካባቢ ላይ ይሆናሉ አውሬው ደግሞ መግባት አይችልም የነሱን አልፍየል በባህሪዋ ገደል ላይ መውጣትም ሆነ መውረድ በጣም ትችልበታለኝ እና እንደዛ ማድረግ ይችላሉ ማለት ነው። አውሬው ደግሞ ለመጠጋት አይሄድም ይሄ አንዱ ጥቅም ነው። ከዚህ ባሻገር ደግሞ የተለያዩ እንስሳዎች ለምሳሌ ከብቶች የተለያዩ የእንስሳ አይነ ቶች እንደዚህ ገደላማ ቦታው ላይ ስለማይጠጉ ፍየሎች ደግሞ በሚገባ ገደል ውስጥ የመግባት እና ትልቅ የሚባል አስቸጋሪ የሚባል ገደልን በሚገባ እነሱ እያለፉ የመመገብ ክህሎት አላቸው ማለት ነው። ፍየሎችን ስንመለከት እና ከዚህ ከዚህ አንፃር ትልቅ የሆነ የመንቀሳቀስ ጥበብ እናክህ ሎትአላቸው ማለት ነው። እንደዚህ ሲሆን ምንድነው? እዛ አካባቢ ላይ ስለማይሄድ የተለያዩ የቅጠል አይነቶች በጣም ቅጠሎች የሚሰፉበት እና ቅጠሉ በጣም ተንዠ ርጎ ለፍየሎች ምቹ የሚሆንበት ሂደት አለ እና ይሄ ይሄ አሁን ለፍየሎቹ ትልቅ የሆነ ጥቅም ይሰጣል ማለት ነው። እና ከዚህ ከዚህ አንፃር ፍየል ለማርባት ሲፈለግ በጣም ይሄን አይነት ቦታዎች መመልከት ይኖራል ማለት ነው። ከዚህም አልፎ እናቶችን ያው የፍየል አይነቶች እናቶች አሉ ወጠጤዎች እንዲሁም ደግሞ ግልገሎች አሉ ሙክት የሚባሉት አሉ ትላልቆቹ ማለት ነው ሁለት አመት አካባቢ ላይ የሚቀጠቀጡ ሁለት አመት ሊሆናቸው ሲል የሚቀጠቀጡ አሉ እንዲሁም ደግሞ በሚገባ የማርባት ሂደቱ ላይ ትልቅ የሆነ ሚናን የተጫወትኩበት ጊዜ ነበርና። በተወሰነ መንገድ ለመግለጽ